የህ ህዝብ እንኳን አልጠቀምም ታክስ ነው የምትጠቅመው ራሴ ከፍዬ ማለት ነው። የዛ በጠቅም በምጠቀምብት ሰዓት ብዙ። ብሩን እየከፈቱ ሃያ ብር ለቀን ማለት ነው ለቀን ሳይሆን በአንዴ ለመንጓዝ በዛ እየተከፈልኩኝ ራሴን እያጠቀምኩኝ። ራሴ የሻርኩትን እየከፈርኩኝ ሃያ ብር እየከፈልኩኝ የምጓዝበት የህዝብ የሚጠቀምበት ሳይሆን። የታክስን ነው የምትጠቀመው በዛ የተጠቀምኩኝ ነው የምጓዘው ለማለቴ ነው። እና ብዙ ጉዞ ጊዜ ተጎዣ ወደዛ እደርሳለሁ ማለት ነው።